ቤተሰብ ምን ያህል ጊዜ ይሰበሰባል? በተለይ በእኛ በሀገራችን በኢትዮጵያ ባህል ቤተሰብ ለበዓላት ለሀዘን ለደስታ ለሰርግ አንዳንድም ለልደት ቤተሰብ የሚሰበሰብበት ሁኔታዎች አሉ። በተለይ ቤተሰብ አባላት ያሉት ሩቅ ከሀገር ውጪ እንዲሁም ራቅ ያለ ቦታ አካባቢ ከሆነ ቤተሰብ ሊሰበሰብ የሚችለው ለአመታዊ በዓላት የማይቀሩ አመታዊ በዓላት አሉ። በተለይ አንዳንድ ብሄረሰቦች በዓላት ጊዜ የግድ ቤተሰብ አባላት መቅረት እንደሌለበት ተደርጎ የሚታሰቡ የበአል አይነቶች አሉ ለምሳሌ የመስቀል በዓልን መውሰድ እንችላለን። ወደ ደቡብ ኢትዮጵያ አካባቢ ቤተሰብ የግድ የቤተሰብ አባል መቅረት እንደሌለበት በባህሉ ሰዎቹ ያምናሉ። ስለዚህ ቤተሰብ ይሰበሰባል በዚህ በዓላት ጊዜ የተለመደ ነው። ቤተሰብ ለበአል ለለቅሶ ለምሳሌ ቤተሰብ አባል በፍጹም መቅረት አይችልም ይመጣል ከየትም ካለበት ለለቅሶ ይመጣል። ለሰርግ እንዲሁም ለልደት በዓላት ቅድም እንዳልነው ቤተሰብ ይሰበሰባል።

ምን ያህል ጊዜ ስብሰባ ታደርጋለህ? ስብሰባ በተለያዩ ተቋማት በተለያየ ጊዜያት ይደረጋል ስብሰባ በሳምንት አንድ ስብሰባ ሊኖር ይችላል። በወር አንድ ሰብሰባ ሊኖር ይችላል። አንዳንድም በየቀኑ ሰብሰባዎች ሊኖሩ ይችላሉ። ስብሰባ እንደየ እንደየ ተቋማቱ የተለያየ ጊዜያት ሊኖር ይችላል ስብሰባ ለመሰብሰብ። እኔ ብዙ ጊዜ ስብሰባ የማደርገው የተለመደ ቋሚ የሆነ ተከታታይነት ያለ አይነት ስብሰባ ሳይሆን አንዳንዴም በስራ ሀላፊዎች ሲፈለግ። ወይም ስራ ላይ መነጋገር ካለብን በዲፓርት በስራ ክፍሎቻችን ደረጃ ተነጋግረን ስብሰባ ልናደርግ እንችላለን። ከዛ ውጪ በቋሚነት በየሳምንቱ ወይም በየወሩ የማደርገው ስብሰባ የለም። ስለዚህ ስብሰባ አስፈላጊ ሆኖ ሲገኝ በተለያየ ጊዜያት የተለያየ አይነት ስብሰባዎችን ማድረግ እንችላለን።

የሚትወደው መተግበሪያ ምንድነው? መተግበሪያ እኔ በጣም እኔ የምወደው መተግበሪያ ጎግል ፕሌይ ስቶር እሱን በጣም ነው የምወደው ጎግል ፕሌይ ስቶርን እኔ በጣም ከምወዳቸው መተግ መተግበርያዎች አንዱ ነው። ሌሎች መተግበሪያዎችን በተለይ ስልኬ ላይ ሁሌ የምጠቀማቸው ለምሳሌ እንደ ቲክቶክ ፌስቡክ አይነት መተግበሪያዎች እኔ በጣም ይመቹኛል ብዙ ጊዜ በማህበራዊ ሚዲያ ከሰዎች ጋር ስለማወራ። ሌላው ደግሞ ሊንክድን የሚባል መተግበር አለ ብዙ ጊዜ የስራን እንትን ስራ። ስራ ቦታዎችን ትፈልጋለህ ስራ ሌላ ስራ ከፈለክ ክፍት የስራ ማስታወቂያዎችን በደንብ ያሳይሃል። ደግሞ ውጪ ሀገር ለትምህርት የሚ የሚሄድበት እድሎችንም ብዙ ጊዜ ሰዎች ስለሚያጋሩበት። ሊንክድን የምበላውን መተግበሪያንም እኔ በጣም ነው የምወደው። ሌላው ደግሞ ኤክስ የሚባል መተግበሪያ አለ እሱ አለም አቀፍ ሰዎች ጋር ብዙ ግንኙነቶችን ታደርጋለህ። ደግሞ እኔ ሁሌ የሚጠቀመው ዩቲዩብ የሚባል መተክበሪያ በጣም ይመቸኛል። ምክንያቱም ብዙ ጊዜ ትጠቀማለህ ብዙ ነገሮችን አይበታለሁ። እና ይመቸኛል።

አዳዲስ የስራ ግንኙነቶችን ትፈጥራለህ? እኔ አዳዲስ የስራ ግንኙነቶችን መፍጠር በጣም ከምወዳቸው አይነቶች በጣም ከምወዳቸው ውሎ አይነቶች አንዱ ነው። አዳዲስ ሰወችን ማግኘት ደስ ይለኛል። አዳዲስ የስራ ግንኙነቶችን መፍጠር በጣም ደስ ይለኛል። በተለይ አዳዲስ ሰዎችን ባገኘሁ ቁጥር አዳዲስ እድሎችን ስለምታገኝ አዳዲስ የስራ እድሎችን መፍጠር ስለምትችል አዳዲስ የስራ ግንኙነቶች ማድረግ በጣም የሚመቸኝ ከሚመቸኝ ስራዎች አንዱ ነው ስለዚህ እኔ በጣም እወዳለሁ አዳዲስ የስራ ግንኙነቶችን መፍጠር በጣም የሚመቸኝ ነው።

እሳት ማንደድ ትችላለህ? እሳት ማንደድ እኔ በጣም እችላለሁ እሳት ማንደድ በጣም እችላለሁ ሳድግ በጣም እሳት እያነደድን ነው ያደግነው እሳት ማንደድ በእንጨት እሳት ማንደድ በጣም እችላለሁ። ሌላ ደግሞ እሳት። ከሰልም ማንደድ ትችላለህ? እሳት ሌላ ወረቀትን ብትጠቀም እሳት ማንደድ ትችላለህ? ስለዚህ በማንኛውም ነገር እኔ እሳት ማንደድ እችላለሁ።

ቀዝቃዛ የአየር ሁኔታ ትወዳለህ? እኔ ቀዝቃዛ የአየር ሁኔታ በፊት በፊት አልወድም ነበር። አሁን ግን ቀዝቃዛ አየር ሁኔታ እየተመቸኝ ነው። ምክንያቱም እኔ በፊት ያደግኩት ሞቃታማ ስፍራ ስለሆነ። በጣም ይከብደኝ ነበር ቀዝቃዛ አየር መልመድ ቀዝቃዛ አየር ቦታ ላይ መኖር ቀዝቃዛ አየር ቦታ ላይ መስራት በጣም ይከብደኝ ነበር። አሁን ግን እንደት እንደሆነ አላውቅም አሁን አሁን ባለው ሁኔታ ከሙቀት በጣም ከሞቃታማ ስፍራ ይልቅ ቀዝቃዛ አየር ሁኔታ ይመቸኛል አሁን በጣም ነው የምወደው። ቀዝቃዛ አየር ሲባል

የምትወደው በሽታ ምንድነው? እኔ የምወደው በሽታ የለም። የሚወደድ በሽታ አይነት የለም። ሁሉም በሽታ የራሱ የሆነ አይነት ችግር አለው። ምንም የማይገል አይነት በሽታ ራሱ እንኳን ቢሆን ያስጨንቅሃል ለግዛውም ቢሆን ስለዚህ የሚወደድ የበሽታ አይነት አለ ብዬ አላስብም። ምክንያቱም ብዙ አይነት መሽታዎች አሉ። ለረጅም ጊዜ የሚያስቸግሩ ሊድኑ የማይችሉ እንዲሁም ሊድኑም የሚችሉ በሽታዎችም አሉ። ነገር ግን በሽታ ለአንድ ቀንም ሆነ ለብዙ ጊዜም ይሁን በሽታ በሰአቱ ያስጨንቃል። ጉንፏንም ራሱ ብትወስድ በያዘ ሰዓት በጣም ነው የሚያስጨንቅ ስለዚህ እኔ የምወደው በሽታ አይነት የለም።

ሩዝ ትወዳለህ እንዴ? ሩዝ እኔ በፊት በጣም ነበር የምጠላው ሩዝ አይመቸኝም ነበር በተለይ ዩንቨርስቲ ላይ ትምህርት ቤት ስንማር። ሩዝ ለቁርስ ይቀርብልን ነበር እንደ ቁርስ ግን እኔ ብዙም አልወድም ነበር በጣም ነበር የሚጠላው ሩዝ መብላት አይመቸኝም ነበር። አሁን አሁን ግን ሩዝ እየወደድኩት እየተመቸኝ መጣ። ለቁርስም ቢሆን እንዲሁም በተለያየ ከተለያየ ምግብ አይነቶች ጋር ሲቀርብ አሁን አሁን ሮዝ እየወደድኩት ነው። በፊት በጣም ነበር የሚጠላው ሮዝን

በስልክ ገንዘብ ትልካለህ እኔ ብዙ ጊዜ ከቅርብ አመታት ወዲህ በቃ ባንክ ቤት ራሱ ሄጄ አላቅም ሁሌ ምጠቀመው ስልክን ነው። ስለዚህ ለቤተሰብ ብር ስልክ እንዲሁም ለተለያዩ ድርጅቶች የተለያዩ ቁጠባ ማህበራት ላይ ብር ስልክ እኔ ምጠቀመው ስልክን ነው ብዙ ጊዜ ስልክን ነው ምጠቀመው ብር ለመላክ። ለቴሌ መክፈል ሊሆን ይችላል ለውሃ መክፈል ሊሆን ይችላል ለመብራት መክፈል ሊሆን ይችላል እንዲሁም ለተለያየ ድርጅቶች እኔ ብር ምለከው በስልኬ ነው። ብዙ ጊዜ አሁን አሁን ባንክ መሄድ አቁሜያለሁ ማለት እችላለሁ ምክንያቱም ስልኬ ብዙ ነገሮችን ይሰራልኛል። ስለዚህ በስልኬ ነው ብር ምልከው የትም ቤት ቁጭ ብዬ መላክ በጣም እኔ ደስ ይለኛል። ለምሳሌ ሌላ ቦታ ዩንቨርስቲ ላይ ትምህርት ቤቶች ላይ ያሉ ጓደኞች። ጓደኞች አሉ እንዲሁም ደግሞ ወንድሞች አሉ። ለነሱም ብር መላክ ስፈልግ በስልኬ ነው ምልከው። ስለዚህ ብር የምልከው በስልኬ ነው ሁሌ

ዜናውን ከየት ታገኛለህ? ዜናን ብዙ ጊዜ እንደዚህ ቁጭ ብዬ ሬድዮ መስማት ቴሌቪዥን ማየት ብዙ ጊዜ እኔ አይመቸኝም አለመድኩትም። ዜና ብዙ ጊዜ እኔ ማህበራዊ ሚዲያ ላይ ነው የምከታተለው። ማህበራዊ ሚዲያ ላይ። ፌስቡክ ሊሆን ይችላል። እንዲሁም ደግሞ ቴሌግራም ሊሆን ይችላል። በተለይ ለዜና የምጠቀማቸው ፌስቡክ እና ቴሌግራም ነው። ብዙ ጊዜ አዳዲስ ዜናዎችን አለም አቀፍም ሆነ የሀገር ውስጥ እንዲሁም የተለያዩ ክልላዊም ሆነ መንግስታዊም ሆነ መንግስታዊ ያልሆኑ አዳዲስ ዜናዎችን ብዙ ጊዜ ፌስቡክ ላይ እከታተላለሁ። እንዲሁም ቲክቶክ ላይ ብዙ ጊዜ እከታተላለሁ ከዛ ውጪ አንዳንድ የግል ሚዲያዎችን ዩቲዩብ ላይ አያለሁ። እንደዛ ነው እንጂ ብዙ ጊዜ ይሄ የሀገር አቀፍ ሚዲያዎችን አለም አቀፍ ሚዲያዎችን ቁጭ ብዬ ዜና መከታተል ባህሉ ብዙም የለኝም።

ቡና ወይስ ሻይ ትመርጣለህ? እኔ እኔ ቡና ነው እምመርጠው እኔ ቡና በጣም ለእኔ በጣም ምርጫዬ ነው ቡና በጣም ነው እምወደው። ምክንያቱም እኔ ቡና ህፃን ሆነን ቡና እንደ ወተት እየጠጣን ነው ያደግነው ስለዚህ ቡና ከሻይ በጣም ነው የምመርጠው። ቡና በጣም ያነቃቃኛል ቡና ጣዕሙን በጣም እወደዋለሁ። ቡና በጣም ይመቸኛል የቡና ጣዕም በጣም የምወደው አይነት ጣዕም ነው። ስለዚህ ከሻይ ይልቅ እኔ ቡና ነው በጣም እምወደው።

ምን የቤት እቃዎችን ትጠቀማለህ? ብዙ አይነት የቤት እቃዎችን እጠቀማለሁ። ለምሳሌ ቴሌቪዥን እጠቀማለሁ ፍሪጅ እጠቀማለሁ። ልብስ ማጠቢያ እጠቀማለሁ። እንዲሁ ቁም ሳጥኖችን እጠቀማለሁ። ሌላው ሶፋ እጠቀማለሁ። እንዲሁ ኮምፒውተር እጠቀማለሁ። ሌላ ለምሳሌ ጂፓስ እጠቀማለሁ። ብዙ የቤት እቃዎችን እጠቀማለሁ አልጋ እጠቀማለሁ። ብዙ የውሃ ብርጭቆዎችን የውሃ ጆጎችን እንዲሁም ደግሞ ወይን የሚጠጣበት ጆግ ብርጭቆ። እነዚህን ነገሮች እጠቀማለሁ ለሳህኖች የተለያዩ የዝርግም ሆነ ኪብ የሆኑ ሳህኖች ቤት ውስጥ እጠቀማለሁ። ሌላው ደግሞ ትናንሽ ማሽኖች ለምሳሌ ጁዝ የመፍጫ ማሽን። እና ሌሎች ትናንሽ ማሽኖችን የቤት እቃ ብዙ ጊዜ እጠቀማለሁ።

የስራ ግምገማ ይደረግልሃል። የስራ ግምገማ ነው። ኖርማሊ በጣም በጣም ነው እሚደረገው ምክንያቱም እያንዳንዷ በሰራነው ስራ። የተለያዩ ግምገማዎች አሉ በአደባባይም ሆነ በውስጥ በኩል በሀላፊዎች የሚደረግ የስራ ግምግማዎች ብዙ አሉ። ስለዚህ የስራ ግምገማ እኔም በራሴ የሰራኋቸውን ቀን ውስጥ ለምሳሌ በቀን ውስጥ የሰራኋቸውን በሳምንት ውስጥ የሰራኋቸውን። በወር በአመት ምን ሰራው የምለውን የስራ ገምገማ እኔም ራሴ አደርጋለሁ። ከዛ በተጨማሪ ደሞ ስራ ቦታ የስራ ሀላፊዎች የስራ ግምገማ። እያንዳንዱ ሰው ምን እንደሰራን የስራ ግምገማ ያደርጋሉ ስለዚህ። እርስ በእርስም የስራ ግምገማ እናረጋለን እንዲሁም ደግሞ በግለሰብ ደረጃ ራሴ በራሴ የስራ ግምገማን አረጋለሁ። እንዲሁ ቤት ውስጥ ደሞ ምን ከአምናው ምን የተሻለ ስራ ተሰራ ከአምናው ምን የተሻለ ነገር ቤት ውስጥ ተደረገ። ምን እድገት መጣ? ነው ወይስ በቦታችን ነው ያለነው። የምለውን የሰራ ግምግም እኔ በጣም ነው የማደርገው።

ብዙ ሰነዶችን ታዘጋጃለህ? እኔ የስራ ቦታ ላይ ሰነዶች ማዘጋጀት ብዙም አለመድኩም የራሴየሆነ ማስታወሻዎችን እይዛለሁ። ከዛ ውጪ ሰነዶችን የማዘጋጀት የራሴ የግል እቅዶችን እንዲሁም ደግሞ የቤት እና የስራ ቦታ የራስ የግል የምሰራቸውን ስራዎች እቅዶችን ያዘጋጃለሁ። እና ክንውኖችን ደግሞ ምን ተደረገ ምን ያልተደረገ ነገር አለ የሚሉ ነገሮችን ራሴ በግሌ መጻፍ አለኝ። እንደዛ አይነት ሁኔታዎች አሉ። ነገር ግን የተለየ የመንግስት ሰነዶችን የማዘጋጀት አይነት ነገር የለም

ሌሎችን መርዳት ትወዳለህ እንዴ? ሌሎችን መርዳት እኔ በጣም ከምወዳቸው ስራዎች አንዱ ነው። ሌሎች የተቸገሩን መርዳት እንዲሁም ደግሞ አንዳንዴ በጣም አንዳንድ ሰዎች ጋር ከባድ የሆነ ላንተ ደግሞ ምንም የማይከብዱ ብዙ ነገሮች አሉ። ስለዚህ እኔ በምችለው በገንዘብ ካለኝ በገንዘብ እንዲሁ እውቀት ካለኝ ሀሳብ እንዲሁ በሀሳብም ደግሞ ሰውን በተለያየ ሁኔታ ነው የምትረዳው በሀሳብ ልትረዳ ትችላለህ በእውቀትህ ልትረዳ ትችላለህ በጉልበትህ ልትረዳ ትችላለህ። በገንዘብ ልትረዳ ትችላለህ። ስለዚህ ሰዎችን መርዳት እኔ የምወደው አንዱ ስራ በጣም በጣም ከምወዳቸው ስራዎች አንዱ ነው። ሰዎችን መርዳት ለሰዎችን መርዳት በጣም እወዳለሁ።

መስኮትህን ክፈት ትለዋለህ መስኮትህን ክፈት ልለው እችላለሁ። ምክንያቱም በተለይ የመኪና መስኮት ከሆነ ብዙ ጊዜ ሙቀት ስለሚያስቸግር በተለይ ረጅም ጉዞ የምንጓዝ ከሆነ የመኪና መስኮት ከሆነ ክፈት እለዋለሁ። የቤት ከሆነ ደግሞ ያው የቤት መስኮት መከፈት ብዙ ጊዜ ለጥሩ አየር ለማግኘት ይጠቅማል። መስኮት ብዙ ቦታ ያለበት አየር እንዲገባ ስለሆነ ጥቅሙ ሌላ ጎጂ ነገር በመስኮት መግባቱ ካልተረጋገጠ በስተቀር መስኮት መክፈት ብዙ ቦታ ይጠቅማል። መስኮትህን ክፈት እለዋለሁ።

ስልኬን ምን ያህል ጊዜ ታሞላዋለህ? ስልኬን ያው እንዴየ ሁኔታ ብዙ ጊዜ ስልኬን ሰክቼ ነው ማሳደረው ብዙ ጊዜ ዜ ማታ ቆይቼ ስለሚተኛ እስከ አራት አምስት ሰዓት ወይም ስድስት ሰዓት ድረስ እ ስልኬን እየተጠቀምኩ ስለምቆይ። ብዙ ጊዜ ከዛ በኋላ መ የመተኛት ጊዜ ስሜ ሲደርስ ብዙ ጊዜ ሰኪቼ ነው የምተኛው። ስለዚህ ጠዋት ሞልቶ እያለ ነው ሚወስደው። ከዛ በኋላ ቀን ላይ ብዙም እ እ ስልኬን አልሰካውም ስለዚህ መ በተለያየ ጊዜ ባትሪው እንዳለቀ አይነት ነው። ስልክን

ሻማ ማብራት ትወዳለህ? ሻማ ማብራት እኔ ብዙም አልወድም። ሻማ ማብራት የሚወዱ ሰዎች በጣም ብዙ አሉ። ሻማ ማብራት ያው እኛ ጋር የተለመደ ነው። ለልደት ሻማ ያበራል ሰው። ለተለያዩ በዓላት ስነ ስርዓቶች ላይ ሰው ሻማ ያበራል። አንዳንዴም ደግሞ ማብራት ሲጠፋ ቤት ውስጥ ሻማ ታበራለህ እንደማብራት ትጠቀማለህ። ነገር ግን እኔ በግሌ ሻማ ማብራት ብዙም አልወድም።

የቀረ ምግብ ትባላለህ? አይ የቀረ ምግብ መብላት እኔ ብዙም አልወድም። አይመቸኝም የቀረ ምግብ መብላት እኮ ብዙ ጊዜ ሆዲህን ሊያሳምም ይችላል። ሰዎች የበሉ በልተው ያስቀሩት ምግብ መብላት ብዙ ጊዜ አይመችም። አንተ ራስህ እንኳን በልተህ ያስቀረኽው ምግብ ወይ እንደገና አሞቀህ። ካልሆነ በስተቀር የቀረ ምግብ ዝም ብሎ መብላት ጥሩ አይደለም ጤናህን ይጎዳል ምግቡ ሊመረዝ ይችላል። የቀረ ምግብ ብዙ ጊዜ በጥንቃቄ ካልተቀመጠ ይጎዳል። ስለዚህ የቀረ ምግብ አልበላም።

ፀሀይ ስትጠልቅ መመልከት ትወዳለህ? ፀሀይ ስትጠልቅ መመልከት በጣም እወዳለሁ በጣም ደስ ይለኛል። ፀሀይ ስትተልቅ ያላትን ውበት ታቃለህ በጣም ነው እሚመቸው? ወይ ስትጠልቅ ፀሀይ እምታቃጥለው ጨረሯ ይቀንሳል። ግን እንዲህ ስታያት ውበት ይኖራታል። ብዙ ጊዜ ፀሀይ ስታልቅ ብዙ ጊዜ አይተህ ከሆነ ፀሀይ መግቢያና መውጫው ላይ። ስትጠልቅ በጣም ውበት አላት።

በስራ ላይ ችግሮችን ትፈታለህ? በስራ ላይ ችግሮችን መፍታት እኔ በጣም ይመቸኛል። ስራ ላይ ስትሰራ። ማንኛውም የተፈጠረ ችግር ከስራ ባልደረባ ሊሆን ይችላል ከስራ ራሱ ስራው አስቸጋሪ ሆኖ ሊሆን ይችላል። ስራ ላይ የተፈጠሩ ችግሮችን መፍታት። ደስ ይለኛል ምክንያቱም ስራ ላይ የተፈጠረ ችግር ካልፈታህ የሚቀጥሉትን ስራ መስራት አትችልም። ለሚቀጥለው ስራ እንቅፋት ይሆናል። ስለዚህ ስራ ላይ ችግሮችን መፍታት እወዳለሁ

ሰዎችን እንዴት ታስተዋውቃለህ? ሰዎችን ማስተዋወቅ ያው እንደየሁኔታው ይለያያል የምታስተዋውቀው ሰው ለምሳሌ አዲስ የተቀጠረ ሰው ነው ወይስ አዲስ ጓደኛሞች የሚሆኑ ሰዎች ናቸው። አዲስ ፍቅር ሊጀምሩ ያሉ ሰዎች ናቸው ይለያያል ሰዎችን እንዴት ማስተዋወቅ እንዳለብኝ ማለት ነው። ለምሳሌ ስራ ቦታ ላይ አዲስ ተቀጥሮ ስራ ሊጀምር የመጣ ሰው ማስተዋወቅ እያንዳንዱ የስራ ክፍሎች ላይ አስገብተህ። ስሙን ትነግራቸዋለህ የስራ ድርሻው ምንድነው ከዛሬ በኋላ ምንድነው የሚሰራው ከእናንተ ጋር ያለው ግንኙነት ምንድነው? የሚለውን ነገር ከሰራተኛው ጋር ታስተዋውቃለህ። ከዛ ውጪ። ግለሰቦች ከሆኑ ለምሳሌ የኔን ጓደኛ ከሌሎች ሰዎች ጋር ለማስተዋወቅ ከፈለኩ። ስሙንና ከእኔ ጋር ያለንን ግንኙነት እንዲሁም ደግሞ ባህሪውን በአጭሩ ላስተዋውቅ እችላለሁ። ስለዚህ የምታስተዋውቀው ሰው ምንድነው? ለምሳሌ መድረክ ላይ ሰውን ልታስተዋወቅ ትችላለህ። መድረክ ላይ ሰውን ስታስተዋወቅ ሰውየው ማን እንደሆነና ለምን እንደመጣ የሚለውን ነገር በአጭሩ መድረክ ላይ ሰዓትህን ተጠቅመህ ገልጸህ ትወርዳለህ። ማለት ነው። ስለዚህ ሰዎችን የምታስተዋውቅበት ሁኔታ ጊዜና አመቺ ሁኔታ መኖሩ እንትን ይለዋል ማለት ነው

"የቤት እንስሳ አለህ?" የቤት እንስሳ እኔ የለኝም። የቤት እንስሳ ቤቴ ውስጥ የለም። በፊት ድሮ ሳድግ አውቃለሁ አባቴ ቤት ብዙ የቤት እንስሳዎች ነበሩ። ውሻ፣ ድመት፣ እንዲሁም ፍየል፣ ላሞች፣ እንዲሁም በግ ነበረ ብዙ የቤት እንስሳ ነበሩ እኛ ቤት አባቴ ቤት አሁን እኔ የቤት እንስሳ የለኝም።

የይለፍ ቃልህን ትጠብቃለህ? የይለፍ ቃሌን እኔ በጥንቃቄ ነው የምጠብቀው ምክንያቱም የይለፍ ይሄን ሰው አወቀ ማለት ብዙ ሚስጥር ይሄን ያውቃል። ስለዚህ የትኛውም ቦታ ላይ የሚጠቀመውን የይለፍ ቃል በማህበራዊ ሚዲያ ላይ ሊሆን ይችላል። ባንኮች ላይ የምትጠቀመው የይለፍ ቃል ሊሆን ይችላል በተለያየ ሁኔታ ውስጥ። ኮምፒውተርህን የምትጠቀምበት ወይም ስልክህን የምትጠቀምበት የይለፍ ቃሎች። መጠበቅ አለብህ ምክንያቱም ሌላ ሰው አወቀ ማለት ብዙ ሚስጥሬን ያወጣል። እንዲሁም ብዙ ነገሮችን ያለህን ሀብቴን ልትከስር ትችላለህ። ስለዚህ የይለፍ ቃል በምስጢር ነው መጠበቅ ያለበት።

ማንቂያ ሰዓት ትጠቀማለህ? እኔ ማንቂያ ሰዓት ብዙ ጊዜ የሚጠቀመው ለምሳሌ ጠዋት የሆነ ቦታ መንገድ ለመውጣት ወይም ጠዋት የምሰራው ስራ ካለ በጣም ጠዋት በማለዳ መነሳት እቅዱ ካለኝ የማንቂያ ሰዓት ብዙ ጊዜ እጠቀማለሁ። ከዛ ውጪ በየቀኑ ለምሰራቸው ስራዎች ብዙም ማንቂያ ሰዓት የመጠቀም ልምዱ የለኝም። ነገር ግን አሁን እንዳልኩት በጣም በማለዳ መንገድ መውጣት ሀሳቡ ካለኝ በጣም በማለዳ የምሰራው ስራ ካለ ከእንቅልፍ ቶሎ መነሳት ካለብኝ የማንቂያ ሰዓት እጠቀማለሁ።

በፍጥነት መተየብ ሊከብደኝ ይችላል ነገር ግን እችላለሁ። በተለይ አማርኛ በፍጥነት መተየብ ይከብደኛል። እንግሊዘኛ ሲሆን በፍጥነት መተየብ እችላለሁ። በተለይ አሁን ኮምፒውተር ላይ አማርኛ በፍጥነት መታየብ ብዙ ጊዜ ይከብደኛል። ምክንያቱም ቃላቶቹን የምንጠቀመው የእንግሊዘኛ ቃላቶች ስለሆኑ፣ እንግሊዘኛ መተየብ ሲሆን እችላለው።

የቀን መቁጠሪያ ትጠቀማለህ? የቀን መቁጠሪያ እጠቀማለሁ። የቀን መቁጠሪያ ብዙ ጊዜ ስልኬ ላይ ነው የምጠቀመው ምክንያቱም የቀን መቁጠሪያ። የኛ የኢትዮጵያውያን የቀን መቁጠሪያ ራሱ አለ። የውጮቹ ደግሞ የነጮችን ቀን መቁጠሪያ አለ ስለዚህ ብዙ ጊዜ የሚሰራው። ትምህርት ቤት አካባቢ ስለሆነ የውጪ ቀን መቁጠሪያም እንጠቀማለን የኢትዮጵያ የቀን መቁጠሪያም እንጠቀማለን ስለዚህ። የቀን መቁጠሪያ ብዙ ጊዜ ስልኬ ላይ እጠቀማለሁ።

በእጅ የሚሰራ ስራ ታደርጋለህ? በእጅ የሚሰራ ስራ ለምሳሌ የእጅ ስራ የምንለው አለ በተለይ ኢትዮጵያውያን በእጅ ስራ በጣም የታወቁ በእጅ የሚሰሩ ሸሚዞች አሉ፣ በኢጅ የሚሰሩ ቲሸርቶች አሉ በኢጅ የሚሰሩ ባሂላው ልብሶች ብዙ አሉ። ስለዚህ ግን እኔ በእጅ የሚሰራ ስራ ብዙ ጊዜ አልጠቀምም። ብዙ ጊዜ በእጅ የሚሰሩ ስራዎችን የመጠቀም ልምዱ ብዙም አይደለም እኔ ጋር።

ጠዋት ምን ትበላለህ? እኔ ጠዋት እሚበላው ብዙ ጊዜ የተለያየ አይነት ምግብ ነው። ጠዋት በተለይ እኔ በጣም ጠዋት ላይ መብላት እሚወደው ምግብ። ፍርፍር ነው እንጀራ ፍርፍር። ሁልጊዜ ጠዋት ላይ መብላት ይመቸኛል ሌሎችም ብዙ አይነት ምግቦች እባላለሁ። ጠዋት ላይ እንቁላል ፍርፍር አሁን ለምሳሌ በጣም እወዳለሁ ጠዋት ላይ ለቁርስ መብላት። በጣም ይመቸኛል የተለያዩ ነገሮችን ነው ግን ጠዋት ላይ አንድ አይነት አይደለም። የምበላው

በጀት ታስተዳድራለህ እኔ የማስተዳድረው በጀት የለኝም። በተለይ የመንግስት በጀት እኔ በእኔ የሚተዳደር የመንግስት በጀት የለም። ነገር ግን ያው የቤት የራሴ የቤት ውስጥ በጀትን አስተዳድራለሁ። ከዛ ውጪ ሌላ ተቋማዊ የድርጅት የሆነ በጀት በኔ የሚተዳደር በጀት የለም።

ባህላዊ ልብስ ትለብሳለህ? እንደ ማንኛውም ኢትዮጵያዊ እኔ ባህላዊ ልብስ እለብሳለሁ ነገር ግን ሁሌ ሳይሆን አንዳንዴ በበዓል ወቅት ላይ እንዲሁም አንዳንድ የደስታ ጊዜያቶች ላይ የበዓላት ጊዜ ላይ የባህላዊ ልብሶችን አንዳንዴ አልፎ አልፎ ነው የምለብሰው። ብዙም ሁሌ የሚለብሰው አይነት ሰው አይደለሁም ነገር ግን ባህላዊ ልብሶችን አልጠላም አልፎ አልፎ ደግሞ እለብሳለሁ። ይሄ ነው።

የምትወደው ጣፋጭ ምግብ ምንድነው? እኔ የምወደው ጣፋጭ ምግብ በተለይ በርገር በጣም ነው የምወደው። ከዛ ውጪ ኬክ እወዳለሁ። እና ደግሞ እንቁላል እንቁላል ፍርፍር በጣም እወዳለሁ። እንቁላል ፍርፍር እኔ በጣም ከምወዳቸው ምግብ አይነቶች አንዱ ነው። ከዛ ውጪ ከስጋ የሚሰሩ አንዳንድ ለምሳሌ የስጋ ጥብስ እንዲሁም ደግሞ ቁርጥ የምወዳቸውና ጣፋጭ ምግቦች ናቸው።

"የጎረቤቶችህን ድምጽ ትሰማለህ?" አዎ የጎረቤቶችን ድምጽ በጣም ነው የምሰማው። ጎረቤቶቼ ጋር የኛ ቤት መኖሪያም አልጋም እንዲሁ መኝታ ቤታችን ቅርብ ስለሆነ የጎረቤቶችን ድምጽ በጣም ነው የምሰማው። እኛ የምናወራውን እነሱም ይሰማሉ፤ እነሱም ሚያውሩትን እኛ እንሰማለን። ስለዚህ ቤቱ ቅርብ ስለሆነ የጎረቤቶችን ድምጽ እሰማለሁ።

ምን አይነት መሳሪያዎችን ትጠቀማለህ? እኔ ብዙ አይነት መሳሪያዎችን እጠቀማለሁ በተለይ እኔ ሀክም ስለሆንኩ ህክምና መሳሪያዎችን ብዙ ጊዜ እጠቀማለሁ የህክምና መሳሪያዎችን አንዳንዴ ደግሞ ስለማስተምር የማስተማሪያ መሳሪያዎችን እጠቀማለሁ። ለምሳሌ የህክምና መሳሪያዎች ለምሳሌ ስተትስኮፕ እሚባል አለ እንዲሁ ደግሞ ኦቶስኮፕ የሚባል አለ። እነዚህን መሳሪያዎች ለምርመራ እጠቀማችኋለሁ ሳስተምር ደግሞ። ለምሳሌ ኤልሲዲ እጠቀማለሁ። ኤልሲዲ የማስተምራቸውን ስላየድች ለማሳየት ኤልሲዲ እጠቀማለሁ እንዲሁም ደግሞ ኮምፒውተር እጠቀማለሁ። እነዚህ መሳሪያዎች ደግሞ ለማስተማር ይጠቅሙኛል ማለት ነው።

የስራ ጊዜዎ እንዴት ነው? የስራ ጊዜ ትንሽ የተጣበበ ነው ማለት ያው ብዙ ጊዜ ስራ ላይ በጣም ነው ጊዜ የማሳልፈው። ቤት ውስጥ። ከቤተሰቦቼ ጋር የማሳልፈው ጊዜ በጣም ትንሽ ነው። ምክንያቱም ስራ በጣም ስለሚበዛ ስራ ቦታ ላይ ነው ብዙ ጊዜ የማሳልፈው። ምሳ ለመምጣት አንዳንድም ምሳ ሳልመጣ ደግሞ ማሳልፍባቸው ጊዜያቶች አሉ። ሰዓት አሳልፌ ምሳ እበላለሁ የስራ ጊዜ። ስለዚህ በጣም የተራዘመና ረጅም ጊዜ መስጠት የሚፈልግ አይነት ስለሆነ የስራ ጊዜ የተጣበበና መሰጠትን የሚፈልግ አይነት ስራ ጊዜ።

ሽቶ ትጠቀማለህ ሽቶ እኔ እጠቀማለሁ አልፎ አልፎ ነው የምጠቀመው። ብዙ ጊዜ ዘውትር አይደለም የምጠቀመው ሽቶ ሽቶ አልፎ አልፎ እጠቀማለሁ ነገር ግን ያው ቤት ውስጥ ገዝቼ አስቀምጣለሁ። ከዛም አንዳንዴ ትዝ ስለኝ ነው የምጠቀመው ብዙ ጊዜ የሽቶ አድናቂ አይደለሁም። ነገር ግን በጣም ከፍ ያለ ሽታ ያላቸው በጣም የምረብሽ አይነት ከበድ ያለ ሽታ ያላቸውን ሽታዎችን ብዙም መጠቀም አልወድም። ሽታቸው ያን ያህል ብዙ ያልሆነ ሽቶዎችን ነው ምጠቀመው።

ስራዎችን በቅደም ተከተል ታስቀምጣለህ? አዎ አዎ እኔ ስራዎችን በቅደም ተከተል አስቀምጣለሁ ምክንያቱም ስራ በቅደም ተከተል ማስቀመጥ ካልቻልክ ስራ መስራት አትችልም። ምክንያቱም ከስራዎቼ በጣም አጣዳፊ የሆኑ አሉ አጣዳፊ የምትላቸው አሉ። ጊዜ ደግሞ ያን ያህል በጥድፊያ መስራት የማይፈልጉና ጊዜ መውሰድ የሚፈልጉ ስራዎች አሉ። ስለዚህ ስራዎችን በቅደም ተከተል ማስቀመጥ ካልቻልክ ስራ መስራት አትችልም ስለዚህ የስራ ቅደም ተከተል በጣም አስፈላጊ ነው። በህይወት ውስጥ የስራ ቅደም ተከተል እቅድ ራሱ ማውጣት በጣም አስፈላጊ ነው። ቅድሚያ የሚሰሩ ስራዎች ቅድሚያ መሰራት አለባቸው።

መስኮትህን ክፈት ትለዋለህ። መስኮቴን ክፈት እለዋለህ ለምሳሌ መስኮት መክፈት ብዙ ጊዜ ምክንያቱም የመስኮት አስፈላጊነት ጥሩ አየር እንዲገባ ለማድረግ ነው። ምክንያቱም ሞቃታማ ስፍራ ከሆነ አየር እንዲገባ ለማድረግ ስለሆነ። መስኮት አስፈላጊነቱ ስለዚህ መስኮት ክፈት እለዋለሁ። በተለይ ደግሞ መኪና ውስጥ የምትቀመጥ ከሆነ መንገድ ረጅም ጉዞ የምትጓዝ ከሆነ መስኮት ካልከፈትክ ለተለያዩ በሽታዎችም ልትጋለጥ ትችላለህ። ስለዚህ መስኮቴን ክፈት እለዋለሁ።

የስራ ቦታህ እንዴት ነው? የስራ ቦታዬ ትንሽ ያው ሰው በዛ ይላል ሰው በጣም የበዛበት እንዲሁ ጥድፍያ እና እንዲሁ ሩጫ የሚበዛበት አይነት ስራዎች አሉ። በተለይ ድንገተኛ ክፍል አካባቢ ከሆነ በጣም ብዙ ግርግር ያለበት ጸጥታ ልታገኘው የማትችልበት አይነት ስፍራ ነው። የስራ ቦታዬን ስለዚህ ይሄን ያህል ተረጋግተህ ላትሰራ ትችላለህ አንዳንድ ስራ ክፍሎች ላይ ደግሞ ስትገባ ተረጋግተህ ማሰብን የሚጠይቁ ስራ ልትሰራ ትችላለህ።

"መስታወት ላይ ምን ያህል ጊዜ ታያለህ?" መስታወት ላይ እኔ ብዙ ጊዜ ረጅም ጊዜ ቆሜ የማየት ልምዱ የለኝም። ብዙ ጊዜ አንዳንዴ ለ ከስራ ስወ ወደ ስራ ለመሄድ ስል አያለሁ ፊቴን ያም በአጭር ጊዜ ውስጥ ነው የማየውና እንዲህ ረጅም ጊዜ እዛ መስኮት ላይ ቆሞ ራስን የማየት አይነት ልምድ የለኝም።

ዜና በመስመር ላይ ታነባለህ? ዜና ማንበብ ብዙም ልምዱየለኝም። ጋዜጣዎችን ካገኘው ላነብ እችላለሁ። ነገር ግን እንዲህ ስራዬ ብዬ ዜና ቁጭ ብዬ ብዙ ጊዜ አላነብም። አልለመድኩትም ደግሞ ዜና ቁጭ ብሎ እንዲህ። ጋዜጣ ስመጣ ማንበብ እና ዜና ማንበብ በሬዲዮች መስማት እንዲሁ ጋዜጣዎች ላይ ማንበብ ብዙም አልለመድኩም።

በቀን ምን ያህል ውሃ ትጠጣለህ? እኔ በቀን ውሃ እንደየ አየር ሁኔታ ነው ይለያያል። በቀን ለምሳሌ ቀዝቃዛማ ቀን ሲሆን ብዙም አልጠጣም አንድ ሌትር ራሱ አልጨርስም በቀን። ከዛ ውጪ ሞቃታማ ጊዜ ከሆነ። በቀን እስከ አንድ ሌተር አንድ ነጥብ አምስት በቀን እሚጠጣበት ጊዜ አለ። ነገር ግን ያው እንደየ በጣማኝ ቁጥር ነው እንጂ ውሃ። እቅድ ይዤ አልንቀሳቀስም ነገር ግን ሲጣማ እጠጣለሁ። የጥማት ስሜት ሲኖር ብቻ ነው እምጠጣው። ስለዚህ መለካት ሊከብድ ይችላል በርግጥ።

አይስክሬም ትወዳለህ? እኔ አይስክሬም እወዳለሁ አይስክሬም በጣም ነው የምወደው። በተለይ ሙቀት በጣም በሚያስቸግርበት ሰዓት ላይ። ቀዝቀዝ ያለ አይስክሬም መምጠጥ በጣም ነው የሚወደው። አይስክሬም በጣም ይጣፍጣል አይስክሬም በጣም ነው የምወደው። ለምሳሌ አይስክሬምን ስትበላው አንዳንድ ሰዎች ያኛውን ክሬሙን ለምሳሌ ምንድነው ይሄ ኬኩን ነው የሚወዱት። እኔ ግን ከኬክ ይልቅ አይስክሬም በጣም ይመቸኛል። አይስክሬም እወጣለሁ።

መተግበሪያዎችን ታወርዳለህ? መተግበሪያዎችን እኔ ብዙ መተግበሪያዎችን ነው የማወርደው። ከፕሌይ ስቶር ብዙ መተግበሪያዎችን አወርዳለሁ። አንዳንዴም እንደተጠቀምኩ አጠፋቸዋለሁ ደግሞ ለረጅም ጊዜ ይጠቅሙኛል የምላቸውን። እዛው ነው ማስቀምጠው አላጠፋቸውም። ብዙ መተግበሪያዎች በጣም ብዙ ነው የማወርደው እንደየ እንደየ ጥቅማቸው ነው። ግን ስልኬ ላይ ላቆይም ላላቆይም እችላለሁ ግን ብዙ መተግበሪያዎችን ነው በየቀን የማወርደው። ጥቅማቸውን አይቼ የማይጠቅሙ ከሆነም ወዲያው አጠፋለሁ። ነገር ግን እንደ ጥቅማቸው ነው ብዙ ማቆየት ወይም ማጥፋት የምችለው ማለት ነው።

በመስመር ላይ ቪዲዮ ትመለከታለህ? በመስመር ላይ እኔ ብዙ ቪዲዮዎችን እመለከታለሁ። ለምሳሌ ዩቲዩብ ላይ ቲክቶክ ላይ ፌስቡክ ላይ እና ሌሎች መተግበሪያዎችም ላይ እንደነ ሊንክድ አይነት ማህበራዊ ሚዲያ መስመሮች ላይ እመለከታለሁ ብዙ ጊዜ ቪዲዮዎችን በመስመር ላይ እመለከታለሁ። ብዙ ጊዜ የምውለውም ከኢንተርኔት ጋር ስለሆነ የመተግበሪያዎችን በመጠቀም መስመር ላይ ቪዲዮዎችን አያለሁ።

የስራ ምኞቶችህ ምንድን ናቸው? የስራ ምኞቶቼ ብዙ ጊዜ አሁን የሚሰራው የቅጥር ስራ ነው። ስለዚህ የራሴን ስራ ጀምሬ ራሴ ማስተዳድረውን ድርጅት ራሴ የምሰራውን ስራ ወደፊት ማቋቋም ምኞት ነው ያለኝ። በተለይ በገንዘብ አኳያም በተለያየ ራስ ስራውን በራስ ተነሳሽነት ለራስህ ትሰራለህ። ገንዘብም ደግሞ እንዲሁ ራስን እንድትችል ያደርጋል። የራስ የግል ስራ ሲኖርህ ስለዚህ ወደፊት ምኞቴ የራስን ድርጅት በማቋቋም የራስ መምራት የምለውን ምኞት ነው። ወደፊት ያለው

የሙዚቃ መሳሪያ መጫወት ትችላለህ? የሙዚቃ መሳሪያ እኔ ብዙም መጫወት አልችልም ድሮ በጣም የምወደው ጓደኛ በጣም የሙዚቃ መሳሪያ መጫወት የሚችል ጓደኛ ነበረኝ። እኔ ብለምዶ የምል በጣም ውስጤ ላይ ጉጉት ነበረ። የሙዚቃ መሳሪያ ለመጫወት እንደ ኪቦርድ ጊታር አይነት የሙዚቃ መሳሪያዎችን ቢችለው በጣም ደስ ይለኛል። ነበረ ነገር ግን አልችለውም መጫወት አልችልም። የሙዚቃ መሳሪያዎችን

የትኛውን በዓል ትወዳለህ? እኔ የምወደው በዓል እንቁጣጣሽ እንቁጣጣሽ ወይም የኢትዮጵያ አዲስ አዲስ አመት ወይም የዘመን መለወጫ በዓል ወይም የእንቁጣጣሽ መስከረም አንድ በጣም ይመቸኛል። ድሮ ህፃን ሆነን መስከረምን በጉጉት ነው የምንጠብቀው ትምህርት የሚጀምርበት ሌላ ማንኛውም ስራ የሚጀመርበት አዲስ አመት ነው። ስለዚህ በአዲስ መንፈስ ነው የምትቀበለው። እንቁጣጣሽ የኢትዮጵያ አድስ አመት የዘመን መለወጫ በዓል በጣም የሚወደው በዓል አይነት ነው።

ጥፍርህን ትቆርጣለህ? ጥፍሬን እቆርጣለሁ ብዙ ጊዜ የእጅም የእግርም ጥፍር እቆርጣለሁ ብዙ ጊዜ ጥፍር መቁረጫ ነው የምጠቀመው ምክንያቱም ሌላ ስለታም ምላጭ ምናምን ስጠቀም ብዙ ጊዜ እጄን ወይም እግሬን ስለሚቆርጥብኝ ብዙ ጊዜ የጥፍር መቁረጫ ነው የምጠቀመው ጥፍሬን እቆርጣለሁ እቆርጣለሁ ጥፍሬን

ስራ ልአድካሚ ነው? የኔ ስራ በጣም አድካሚ ነው ምክንያቱም ብዙ ጊዜ የምለው ከታማሚዎች ጋር ነው በጣም የምሳ ሰዓት ራሱ የምዘልበት ጊዜ አለ። ቁርስ በትክክል አበላም። ከተደወለልህ ወዲያው መድረስ አለብህ ምክንያቱም የምትሰራው ከሰው ህይወት ጋር የተያያዘ ከሰው ህይወት ጋር የተያያዘ ነገር ስለሆነ ስራዬ በጣም አድካሚ ነው ጊዜ የሚፈልግ ነው ጉልበት የሚፈልግ ነው በጣም ማሰብ የሚጠይቅ ነው። ስለዚህ ጉልበቴንም የአእምሮ ስራንም የሚፈልግ ስለሆነ እንዲሁም ደግሞ ጊዜ በጣም የሚወስድ ስለሆነ ስራዬ አትካሚ ነው

ጢም ጺም ታቆያለህ ጺም እኔ አላቆይም ብዙም ወዲያው ነው ሚ የሚስተካከለው እቆረጣለሁ። ደግሞ ብዙ ጊዜ አሳጥሬ ነው የሚቆረጠው ብዙ ጊዜ ጺም አላሳድግም እኔ አንዳንድ የሚያሳድጉ የማውቃቸው ሰዎች አሉ። አንዳንድ ሰዎች ጺም ማሳደግን ይወዳሉ ሲያድግ የሚመቻቸው ሰዎች አሉ። እኔ ግን ከፀጉሬ ጋር እኩል ነው ማ አሳጥሬ ነው ማስቆርጦ ብዙም ጺም ማቆየት አልፈልግም።

ለበጎ አድራጎት ሰርተህ ታውቃለህ? እኔ ለበጎ አድራጎት ብዙ ጊዜ ሰርቼ አውቃለሁ። በተለይ የኛ ስራችን የህክምና ስራ በጓድራጎት ጋር እና ሌሎችም። ሰውን በተመለከተ የሚሰራ ስራ ስለሆነ ከብዙ ድርጅቶች ጋር የበጎ አድራጎት ስራዎችን ሰርቼ አውቃለሁ። በህክምና እንዲሁም ደግሞ አካባቢ ፅዳትም እንዲሁ በተለያየ ጉዳዮች ላይ የበጎ አድራጎት ስራዎችን ሰርቼ አውቃለሁ።

የመንገድ ይሄን ስም ታውቃለህ? የመንገድን ስም አውቃለሁ። የተለያዩ ቦታዎች ላይ መንገድ ስሞች አሉ። ለምሳሌ እኔ የምኖርበት ሰፈር በቃ ለመሞላ የሚባል አስፋልት አለ። እንዲሁ ሴቻ ዋናው መንገድ አለ። እንዲሁ ደግሞ ወደ ሲቀላሚ የሚወስድ መንገድ አለ። እኔ የሚኖረው ኖርማሊ አርባ ምንጭ ላይ ነው። ስለዚህ የመንገድ ስሞች አሉ። የተለየ መንገድ ስም እማውቆ የተለየ በሰው የተሰየመ ስም የለም። ግን የመንገድ ስሞችን አቃለሁ

ምን አይነት ጥቅማ ጥቅሞች አሉ? ብዙ አይነት ጥቅማ ጥቅሞች አሉኝ እኔ። ለምሳሌ እኔ በተርፍ ሰዓት ቅዳምና እሁድ የሚሰራቸው ስራዎች ደሞዜ ውጪ የተለየ ጥቅማ ጥቅም አለው። የተለያየ ደግሞ ከሰአት እላፊ የሚዘራቸው ስራዎች በትርፍ ሰዓት ተብሎ የሚከፈል ስራ አይነት አለ። እንዲሁም ደግሞ ደግሞ ጉዳቶች የጎኔዎች ጉዳት ሊኖር ይችላል ተብሎ የሚከፈሉት የጥቅማ ጥቅሞች አሉ፣ የቤት ክራይ የሚከፈል ጥቅማ ጥቅም አለ፣ እነዚህ ጥቅማ ጥቅሞች ይከፈሉኛል። በሌላም ተጨማሪ ጥቅማ ድቅማዎች አሉ ብዙ አሁን ያልዘረዘርኳቸው አሉ ጥቅሞች።

ማታ ከስራ በኋላ ምን ታደርጋለህ? ማታ ከስራ በኋላ እኔ ብዙ ጊዜ የማደርገው ምንድነው። አንደኛው ማህበራዊ ሚዲያዎችን እየገባሁ ምን ምን አዳዲስ መረጃዎች ዛሬ እንዳሉ አረጋግጣለሁ። ሌላ ደግሞ ቴሌቪዥን ቁጭ ብዬ አያለሁ። ሌላ ነገር ደግሞ ልጆች ከቤተሰብ ጋር ቁጭ ብዬ መጫወት። እንዲሁም ደግሞ ብዙ ጊዜ ቡና ይፈላል ቡና እንጠጣለን አንድ ላይ እረፍት አደርጋለሁ። ከዛ በኋላ ደግሞ አንዳንድም ደክሞኝ ማታ ከስራ ከገባሁ ወዲያው ሊተኛ እችላለሁ።

ገመድ መጠቀም ታውቃለህ? ገመድ መጠቀም አውቃለሁ ብዙ ገመድን ለብዙ ጊዜ ለምሳሌ ገመድ ለበአል አሁን ለምሳሌ ገበያ ሲሄድ በግ ገዝቼ በገመድ ነው የማመጣው። በገመድ አሰርሬ ለበአል ገበያ ሂጀ በግን በገመድ አሰሬ አምጥቸ አውቃለሁ። ሌላው ደግሞ ገመድ ልብስ ለማስጣት ልብስ ለማስጣት ገመድ ብዙ ጊዜ እጠቀማለሁ።

ሙዚየም መሄድ ትወዳለህ? ሙዚየም መሄድ እወዳለሁ። ነገር ግን ሄጄ አላውቅም ሙዚየም ቢሄድ በጣም ደስ ይለኛል። ሙዚየም ላይ በጣም ብዙ ነገሮችን ታገኛለህ ባሃይላዊ ነገሮችን ታገኛለህ ዘመናዊ የሆኑ ጥበብ የጥበብ የእጅ ስራዎችን ታገኛለህ። ድሮ በታሪክ ነገሮችን ባህላዊ ድሮ ሰዎች የድሮ ትውልድ ምን ይጠቀም እንደነበረ። እንዲሁም ደግሞ ብዙ የታሪክ መዛግብትን ብዙ የታሪክ ጽሁፎችን ብዙ ነገር ታገኛለህ። ሙዚየም መሄድ በጣም እወዳለሁ ነገር ግን ሄጄ አላውቅም

መንዳት ትችላለህ? መኪና መንዳት አልችልም ግን ሞተር መንዳት እችላለሁ። ሞተር የሆነ ጊዜ ሞተር መንዳት ተለማምጄ እየነዳው ነበረ ነገር ግን አሁን ትራፊክ የግል ሞተር ስለሌለኝ ሞተር እየነዳሁም አይደለም መኪና ነድቼም አላውቅም አልችልምም። ሰልጥኜም አላውቅም መኪና መንዳት ነገር ግን ያው መግዛቴ ስለማይቀር ለመሰልጠን እያሰብኩ ነው። መኪና መንዳት መንጃፍቃድ ለማውጣት እያሰብኩ ነው።

ወደ የትኛው ቦታ ተጉዘህ ታውቃለህ? ሀገር ውስጥ ኢትዮጵያ ውስጥ። ብዙ ቦታ ተጉዤ አውቃለሁ ነገር ግን ከሀገር ውጪ ከኢትዮጵያ ውጪ። ትጉዤ አላውቅም ሀገር ውስጥ ከሆነ ለምሳሌ ወደ ጂማ ሄጄ አውቃለሁ ጂማ ተጉዤ አውቃለሁ። ወደ ጂንካ ሄጄ አውቃለሁ እንዲሁም ደግሞ ወደ አዲስ አበባ አጓዛለሁ አንዳንዴ። እንዲሁም ደግሞ ወደ አዋሳ አጓዛለሁ አንዳንዴ። አንዳንዴም ወደ ድላ ከድላ ወደ አርባ ምንጭ። እንደውም ደግሞ ወደ ኮሬዞን አማሮ ኬሌ እጓዛለሁ ብዙ ጊዜ መኪና ጉዞ እጓዛለሁ ግን። ብዙ ጊዜ የአየር መንገድን አልጠቀምም መኪና ነው የምጠቀመው

"ማህበራዊ ሚዲያ ትጠቀማለህ?" ማህበራዊ ሚዲያ በደንብ ነው የሚጠቀመው። ማህበራዊ ሚዲያ ላይ ብዙ ነገሮችን እጠቀማለሁ። ወይ የራሴ ሀሳቦችን አጋራለሁ፣ የሰዎችን ሀሳብ እወዳለሁ፣ ወይም እጋራቸዋለሁ፣ እና ደግሞ አንዳንድ ወቅታዊ መረጃዎችንም የማየው ማህበራዊ ሚዲያዎች ላይ ነው። ማህበራዊ ሚዲያ ለኔ በየቀኑ በየቀኑ የምጠቀመው አንዱ የህይወቴ አካል ነው ማለት እችላለሁ። ምክንያቱም ብዙ ማህበራዊ ሚዲያዎች እንደ ፌስቡክ፣ ዩትዩብ፣ እንዲሁም ደግሞ ቲክቶክ እንዲሁም ደግሞ ሊንክድን እነዚህን ማህበራዊ ሚዲያዎች በብዛት እጠቀማለሁ ሳልከፍታቸው በቀን ብዙ ጊዜ ነው የሚከፍታቸው ብዙ ጊዜ ሳላያቸው አልውልም አላድርም እጠቀማለሁ።

በመሬት ላይ መቀመጥ ብዙም አይመቸኝም ብዙም አልወድም ምክንያቱም መሬት ላይ ስትቀመጥ እግርህን ዘርግተህ መነሳትም መቀመጥም ያስቸግራል ስለዚህ መሬት ላይ መቀመጥ ብዙም አይመቸኝም መሬት ላይ ሳይሆን እኔ ወንበር ላይ መቀመጥ ነው ሚመቸኝ። እንደው በሶፋ ባይሆን እንኳን ደረቅ ወንበር ላይ ቢቀመጥ ምንም ችግር የለውም። ነገር ግን እንዲሁ መሬት ላይ እግር ዘርግቶ መቀመጥ ወይም ቁጥጥ ብሎ መቀመጥ በጣም ነው የሚያስቸግረው ያስጠላኛል አልወደኝም አይመቸኝም።

ቀልድ መናገር ትወዳለህ? ቀልድ መናገር ባልችልም ቀልድ መናገር እወዳለሁ። ብዙ ጊዜ መቀለድ ግን አልችልም ቀልድ ስጦታዬ አይመስለኝም። ምክንያቱም ብዙ መቀለድ አልችልም ግን ብችለው ደስ ይለኛል ቀልድ መናገር ብችል። ብናገር ደስ ይለኛል። ቀልድ የምናገሩ ብዙ ጓደኞች አሉኝ። ቀልድ የምናገሩ ብዙ የስራ ባልደረቦች አሉ። ግን ቀልድ መናገር እኔ ራሴ በግሌ ብዙም አልችልም።

የምታውቀውን አንድ ምሳሌ ንገረኝ። የማውቀውን አንድ ምሳሌ ልንገርህ ለምሳሌ። ጤና ባለሙያ ስንለው ምሳሌ መጥቀስ የምንችለው ከጤና ባለሙያዎች ለምሳሌ ነርስ አለ። ሌላ ምሳሌ ልንገርህ ሀኪም አለ። ሌላ ምሳሌ ካልከኝ። የላብራቶሪ ባለሙያዎች አሉ ለምሳሌ የፓርማሲ ባለሙያዎች አሉ። ስለዚህ እነዚህ ምሳሌዎች የጤና ባለሙያ ሊሆኑ የሚችሉ ምሳሌዎች ናቸው። ስለዚህ ሀኪም ነርስ። ላብራቶሪ እና ፋርማሲ ላይ የሚሰሩ የጤና ባለሙያ ምሳሌዎች ናቸው

ሽማግሌዎችን እንዴት ታከብራለህ? ሽማግሌዎችን የማከብርበት ብዙ መንገዶች አሉ። ለምሳሌ አንድ ላይ ከሽማግሌዎች ጋር የምትቀመጥ ከሆነ እነሱ እንዲናገሩ ቅድሚያ ትሰጣለህ ወይም ለምሳሌ እጅ የሚያስታጥብ ሰው ከመጣ ቅድሚያ ሽማግሌዎች እንዲታጠቡ ታደርጋለህ። ለማንኛውም ነገር አብረው ከሽማግሌዎች ጋር ከሆንክ ቅድሚያ ለእነሱ በመስጠት ሽማግሌዎችን ታከብራለህ። ቦታ ለምሳሌ ከሽማግሌዎች ከመጡ ተነስተህ ቦታ በማሳየት ሽማግሌዎችን ታከብራለህ። ንግግሮችን ቅድሚያ እነሱ እንዲያደርጉ መጀመሪያ እድል ትሰጣቸዋለህ። ሽማግሌዎችን በብዙ መንገድ ነው የማከብረው።

በፊም ማብሰል ትችላለህ? በፊም ማብሰል እችላለህ። እኔ ምክንያቱም ገጠር ላይ ሳድግ በብዛት የተጠቀምነው ፊም በፊም ማብሰል ነው የተጠቀምነው። ምክንያቱም በእንጨት ስታበስል በፊም ነው የምታበስለው። እና በተለይ ልክ እንጨት ነዶ እንትን ካለ በኋላ ካለቀ በኋላ በፊም ታበስላለህ። በተለይ ብረታማ ድስት ከሆነ ወይም ምጣድ ከሆነ ያበስላል።

ምን አይነት ጫማ ትወዳለህ? እኔ ጫማዎች የጫማው ጫማ ምርጫዎቼ ከፍ ያሉ ከፍ ያሉ ቡትስ ጫማዎች በጣም ይመቹኛል። ጫማዎች እኔ በጣም የሚወዳቸው ከፍ ያለው ከተረገዝ ከፍ ያለው ቡስ ጫማዎች በጣም ይመቹኛል። ቆዳ ጫማ ብዙም አልወድም እኔ። ስኒከር እና ቆዳ ከሆነ ደግሞ ከፍ ያለ ጫማ ነው የሚመቸኝ።

ግጭቶችን ማስተካከል ትችላለህ? ግጭቶችን ማስተካከል እችላለሁ በተለይ ሰዎች እሚጋጩ ከሆነ ማስታረቅ እችላለሁ። ሌላ ግጭት ምናልባት ሌላ ምን አይነት እንደሆነ አላወቅኩም። ግን የሰዎች የሚንቃጩ ከሆነ ማስታረቅ ሰዎችን ማግባባት። ግጭት ውስጥ እንዳይገቡ ማድረግ እችላለሁ። ብዙ ጊዜ ይሳካልኛል። ግጭቶችን ማስታረቅ

ከጎረቤቶች ጋር ጥሩ ግንኙነት አለህ? እኔ ከጎረቤቶቼ ጋር በጣም ጥሩ ግንኙነት ነው ያለኝ ምክንያቱም ከጎረቤት ጋር ግንኙነቱ ጥሩ ካልሆነ ከዛ ጋር መግባባት አትችልም ስለዚህ ከጎረቤት ጋር ማንኛውም ሰው ግንኙነቱ ጥሩ ቢሆን እመክራለሁ። እኔ ከጎረቤቶቼ ጋር በጣም ጥሩ ግንኙነት ነው ያለኝ ምክንያቱም ማንኛውም ችግር ቢገጥመኝ ቀድሞ የሚደርስልኝ ጎረቤት ነው። ስለዚህ ከጎረቤት ጋር ግንኙነቴ ጥሩ እንዲሆን ለማንኛውም ሰው እኔ የግል ምክሬ እንደዛ ነው የምመክረውና ጎረቤት ጋር እኔ ግንኙነቴ በጣም ጥሩ ነው።

ቤቴን ምን ያህል ጊዜ ታጸዳለህ? ቤቴን በቀን ቢያንስ ሁለት ጊዜ አጸዳለሁ ጠዋት። ስራ ልወጣ ስል አጸዳለሁ ከዛ በኋላ ደግሞ። ከስራ ስመለስ ወደ ማታ አካባቢ ሳርፍ። ከዛ በኋላ ቤቴን አጸዳለሁ ግን ብዙ ጊዜ እንዲህ ሙሉ በሙሉ ቤቱን የማጣብ ስራ። ብዙ ግዜ በሳምንት አንዴ። የእረፍት ቀናት ቅዳሜና እሁድ አካባቢ በሳምንት አንዴ። ሙሉ በሙሉ አጥባለሁ።

ስንት ኢሜል ትልካለህ አለ? እኔ ያው የሚልከው ኢሜል የተለያየ ነው። አንዳንዴ ብዙ ኢሜል መላክ እችላለሁ አንዳንዴ ደግሞ ያው እንደየሰራው ሁኔታ አስፈላጊ ሆኖ ሲገኝ። እንደየሰራ ሁኔታ እና እንደየወቅቱ የምልካቸው ኢሜል አይነቶች ይለያያሉ። ለምሳሌ የሰራ መሰራ ቦታ ኪዩቲ የሰራ ቦታ ስትገኝ የምልካቸው ኢሜሎች አሉ እዛ ቦታ ለመግባት። ከዛ ውጪ ደግሞ የሌላ ስራ ጉዳይ የምላክ ወይም ከግለሰብ ወደ ግለሰብ የሚላኩ አይነት ኢሜሎችም ቢሆን። አልፎ አልፎ ልክ አለው ነገር ግን ብዙ ጊዜ ያን ያህል በጣም ብዙ ኢሜል እልካለሁ ብዬ አላስብም።

ስንት ቋንቋ ትችላለህ? እኔ እስከ አራት እሚሆን ቋንቋዎችን እችላለሁ መጀመሪያ የምችለው አማርኛ ነው። አማርኛ በደንብ መናገር መጻፍ እችላለሁ ሌላው እንግልዘኛ እንግልዘኛ መጻፍም መናገርም በደንብ እችላለሁ። ሌላ ኮሬቴ ቋንቋ በደንብ ነው የምችለው መናገርም መጻፍም ኮብረቴ በደንብ እችላለሁ። ሌላው ኦሮምኛ ኦሮምኛ ቋንቋ የተወሰነ መስማትም መናገርም እችላለሁ መጽሐፉ ያን ያህል ብዙ ባልችልም። ስለዚህ በአጠቃላይ እስከ አራት ቋንቋ መስማት እችላለሁ ማለት ነው።

ላፕቶፕ አለህ? ላፕቶፕ የራሴ አለኝ ቤት ውስጥ ስራ ማንኛውም ስራ የግልም ሆነ አንዳንድ የቢሮ ስራዎችን ደግሞ ቤት ውስጥ ሆኜ መስራት ስፈልግ ለራሴ የሚሰራበት ላፕቶፕ አለኝ። ነገር ግን ላፕቶፕ አሁን ስላረጀች ትንሽ መቀየር አስቤ ትንሽ ብር አጥሮኛል እና ላፕቶፕ አለኝ የራሴ። ቢሮ ስመጣ ግን ያው ዴስክቶፕ ላይ ነው ብዙ ሰዎችን የሚሰራው። ግን ቤት ውስጥ ላፕቶፕ አለ

ሾርባ ትወዳለህ? ሾርባ እኔ እወዳለሁ የሾርባው የምን ሾርባ ነው የምለው ነገር። እንዳለ ሆኖ ሾርባ እወዳለሁ የአሳ ሾርባ እወዳለሁ። የአትክልት ሾርባ የስጋ ሾርባ እወዳለሁ እነዚህ ነገር ግን የሆነ ጊዜ ላይ ከዚህ በፊት የአሳ ሾርባ በጣም እጠላ ነበር። ነገር ግን ጓደኛዬ በጣም እሷ ስለምትወድ ከእሷ ጋር እየዋልኩ እሷ እየጠጣች እኔ ዝምብዬ እየከፈልኩ ነበር የምውለው። ኋላ ኋላ ላይ ከእሷ ጋር በመዋለ ለሚጄ አሁን የአሳ ሾርባ ራሱ በጣም ነው የምወደው። በጣም ከምወዳቸው አሁን ሾርባዎች አንዱ የአታ ሾርባ ነው።

በቤትህ ምን አይነት የቤት እቃዎች አሉ? በቤት በጣም ብዙ አይነት የቤት እቃዎች አሉ። ለምሳሌ ቴሌቪዥን አለ። ፍሪጅ አለ። ሶፋ አለ። አልጋ አለ። ፍራሽ አለ። ሌላ ደግሞ ለምሳሌ ለማብሰያነት የምንጠቀማቸው ብዙ- ዲስቶች አሉ። ምጣድ አለ። ልብስ ማጠቢያ ማሽኖች አሉ። ደግሞ ጁስ የሚንፈጭበት ማሽን አለ። ሌላም ደግሞ ሌላ ብዙ እቃዎች አሉ ቤት። ሙሉ መቁጠር ባልችልም ብዙ አይነት እቃዎች አሉ ቤት ውስጥ የምንጠቀማቸው። ኮምፒውተር አለ። ሌሎችም እቃዎች የልጆች መጫወቻ እቃዎች አሉ።

የሸክላ እቃዎቹን ትጠቀማለህ? የሸክላ እቃዎች ይመቸኛል እጠቀማቸዋለሁ ብዙ ጊዜ አሁን ለምሳሌ እኔ ቤት ካሉት ብዙ ማቅረቢያም ይሁን ብዙ የቁርስ ወይ ምሳ ወይ እራት የሚቀርብባቸው ሳህኖች ብታይ ሸክላ ናቸው። ሌሎችም ለምሳሌ ውጪ ላይ ደግሞ አበባዎችን ምናምን ምንተክልበት የምንጠቀመው የሸክላ እቃዎች ብዙ አሉ። ቤት ውስጥም ሆነ ግቢ ውስጥ ሸክላ እቃዎችን ብዙ ይጠቀማሉ

ከፀሀይ እንዴት ትጠበቃለህ? ከፀሀይ እንግዲህ ራስህን የምጠብቀው አንደኛ ጥላ ስር ለምሳሌ ቁጭ ብዬ የሚሰራው አይነት ስራ ከሆነ ቁጭ ብዬ ጥላ ስር መቀመጥ ለምሳሌ ቤት ውስጥ ፀሀይ ቀጥታ የሚገባበት በመስኮት የሚገባበት አይነት ከሆነ መጋረጃ መጠቀም ነው። ነገር ግን ውጪ ውጪ እየሄድክ ከሆነ ዣንጥላ መጠቀም። ዣንጥላ መጠቀም አንዱ ራስህን የምትጠብቅበት ከፀሀይ ጨረር ራስን የምትጠብቅበት አንደኛው ዣንጥላ መጠቀም ነው። ስለዚህ ወይ ዣንጥላ እጠቀማለሁ ካልሆነ ቁጭ ብዬ የሚሰራው ከሆነ ጥላ ላይ መጣ ይሰራል ማለት ነው።

ጭንቀት ስትሰማ ምን ታደርጋለህ? እኔ ጭንቀት ስትሰማኝ ብዙ ጊዜ አንደኛ የመጀመሪያ ማደርገው ምንድነው እጸልያለሁ ወደ አምላኬ ወደ እግዚአብሔር እጸልያለሁ። ሌላ ደግሞ ሰዎችን። በጣም የሚቀርባቸውን በጣም የሚታመነ። የማምናቸውን ሰዎች የቤተሰብ አባላትም ሊሆን ይችላል ጓደኞችም ሊሆኑ ይችላሉ። ስለዚህ አማክራችኋለሁ እነሱን የተሰማኝን ያለውን ሀሳብን አጋራችኋለሁ ያን ጊዜ ትንሽ ቀለል ይለኛል

በሰአት የምትደርስ ሰው ነህ? አዎ እኔ ብዙ ጊዜ ስራ ቦታ ላይ በሰአት ነው የምደርሰው። አንዳንዴ ያው ደቂቃዎች የማርፈድ ነገር ሊኖር ይችላል። ግን ብዙ ጊዜ እኔ የሚያርፍድ ሰውም አልወድም። እኔም ራሴ ማርፈድ አልወድም። ብዙ ጊዜ እንደው ከሰአት የተወሰኑ ደቂቃዎች ቀድሜ ሲገኝ ነው ደስ የሚለው። ምክንያቱም በአእምሮ በሰውነቴ ትዘጋጃለህ ለስራ በደንብ። ስለዚህ ከሰአት ሰዓት ከመድረሱ ከደቂቃዎች በፊት ብደርስ በጣም ደስ ይለኛል እኔ ብዙ ግዜ

ምን አይነት ስልክ ትጠቀማለህ? እኔ አሁን ምጠቀመው ስልክ ኢንፍኒክስ ነው። በፊት ከዚህ በፊትም የነበረኝ ስልክ በርግጥ ኢንፊኒክስ ነው ኢንፊኒክስ በጣም ምወድበት አንድ የተለየ ባህሪ አለው። በተለይ ባትሪው ባትሪው በተለይ በቃ ምን አለፋ ረጅም ጊዜ ስለሚቆይ ኢንፊኒክስ በጣም ይመቸኛል። ከዚህ በፊት ቴክኖም ተጠቅሜ አቃለሁ። ቴክኖም በርግጥ በባትሪ ደረጃ በጣም አሪፍ ነው። ነገር ግን። ሰሞኑን ሳምሳንግ የመግዛት አላማ ነበረኝ። ብር አጣረኝና ስራዬ እንኳን በትክክል እንዳልሰራ ትንሽ ኢንፊኒክስ አንዳንድ የሚጎላቸው የቴክኖሎጂ እንትኖች አሉ። ስለዚህ ኢንፊኒክስ የመግዛት አቅሙ ነው የነበረኝ ግን ሳምሳንግ ብገዛ ደስ ይለኛል። ገንዘብ ካለን ወደ ፊት ፕላን ያለኝ እቅዱ ሳምሰንግ መግዛት እቅድ አለ።

በተፈጥሮ ውስጥ መራመድ ትወዳለህ? እኔ በተፈጥሮ ውስጥ መራመድ መኖር መጓዝ በጣም ደስ ይለኛል። በእግር መራመድም ሆነ አንዳንዴ በተሽከራር በመኪናም። በተፈጥሮ ውስጥ በጣም አርንጓዴ በሆነ እና የተለያዩ አበባዎች ያሉበት የወፎች ድምጽ እየሰማህ እና ውሃዎች በዛም በዚም የሚወርዱድት። በጣም ማራኪ የሆነ ተፈጥሮ ውስጥ መራመድ እንደው እዛው ብኖር ሁላ በጣም ደስ ይለኛል። ተፈጥሮ በታም የተፈጥሮ አድናቂ ነኝ።

ቅሬታዎችን እንዴት ታስተናግዳለህ? ቅሬታዎችን እኔ ነው ቅሬታዎችን ለማስተናገድ ቅሬታው ትክክለኛ ቅሬታ ነው። ወይስ ዝም ብሎ አንዳንድ ሰው ዝም ብሎ ምንም ሳይበደል ምንም ነገር በደል ሳይደርሰው። ቅሬታ የሚያቀርብ ሰው አለ። ደግሞ አንዳንዱ እውነተኛ በትክክልም ተበድሎ በደል ደርሶት ቅሬታ የሚያቀርቡ ሰዎች አሉ። ስለዚህ እንደየሁኔታው ቅሬታውን ከሰማህ በኋላ ትክክለኛ መሆኑን አለመሆኑን ካረጋገጥኩ በኋላ እንደየ ሰው እንደየቅሬታው ሁኔታ ትክክለኛ ከሆነ በትክክል ልክ ነህ። የምለውና ትክክለኛ ካልሆነ ደግሞ እዚህ ጋር ተሳስታለሁ ብዬ ነው የማስተናግደው።

ስንት ብርድ ልብስ ትጠቀማለህ? ያው እኔ ብርድ ልብስ ቤት ውስጥ ብዙ አለ ነገር ግን በአንድ ማታ ለመተኛት ያው አንድ ብርድ ልብስ ነው የምጠቀመው። አንድ ብርድ ልብስ ራሱ እዚህ ለመጠቀም። በጣም ሞቃትም ነው ብርድ ልብስ ለብሰህ ራሱ መተኛት አትችልም እዚህ ሙቀቱ በጣም ከባድ ነው። ስለዚህ አንድ ብርድ ልብስ ራሱ መጠቀም እጅግ በጣም ሊከብድ ይችላል። ምክንያቱም ካለው የሙቀት የተነሳ ልብስ ራሱ ፓንቲ ራሱ ለብሰህ መተኛት አንዳንዴ በጣም ይከበዳል። ስለዚህ ያው አንድ አንድ ብርድ ልብስ ነው የምትጠቀመው

የእቃ ቁጥጥር ታደርጋለህ? የእቃ ቁጥጥር አደርጋለሁ ምክንያቱም ቤት ውስጥ በተለይ ቤት ውስጥ እና የሚሰራበት ቢሮ ውስጥ ያሉ እቃዎችን እንዳይበላሹ እንዳይሰበሩ እቃ ቁጥጥር አደርጋለሁ። ለምሳሌ ቢሮ በገባው ቁጥር እቃዎችን አያለሁ ደህና መሆናቸውን እንዳሉ እንዳልተሰበሩ ቼክ አደርጋችኋለሁ። ቤት ውስጥም እንደዛው ያሉ እቃዎች ደህንነታቸው እንደተጠበቀ መሆናቸውን አረጋግጣለሁ

ዝናብ ሲዘንብ ምን ታደርጋለህ? ዝናብ ሲዘንብ ያው ቤቶች አጠገብ ከሆንኩ አንዱ ቤት ላይ አንዱ ቤት ውስጥ ነው ሚገባው። ቤት ከሆንኩ ምንም ችግር የለውም ማንኛውም ስራ መስራት እችላለሁ። ነገር ግን ውጪ ከሆንኩ እና ዣንጥላ ካልያዝኩ ያለ በቅርበት ያለው ቤት ላይ እገባለሁ ከዛ ውጪ ዣንጥላ ካለኝ ደግሞ ቀጥታ ዣንጥላዬ ወደ ቤት መምጣት እችላለሁ። በዝናብ

የምትመኘው ስራ ምንድነው? እኔም እምመኘው ስራ አንደኛ በፊት መንግስታዊ ያልሆኑ ድርጅቶች ውስጥ ገብቼ ለነሱ መስራት እና አለም አቀፍ የሆኑት ድርጅቶች ጋ መስራት በጣም ምኞት ነበረኝ። አሁን አሁን ግን ባለን አቋም የራሴ የራሴ ድርጅት ቢኖረኝና የህክምና ተቋም ክፍቼ ራሴ እኔ እማስተዳደርው አይነት የህክምና ተቋም ቢኖረኝና እኔ ራሴ እዛው በራሴ ሰዎችን ቀጥሬ ራሴ እምሰራው ራሴ እማስተዳደረው ቢሆን በጣም ደስ ይለኛል።

ደሞዝ በየትኛው ቀን ታገኛለህ? ደሞዝ ያው አንድ የተለየ ቀን የለውም ያው ብዙ ጊዜ የኛ ደሞዝ የሚከፈለው ብዙ ጊዜ በፈረንጆቹ ቀን አቆጣጠር። እስኪ በሚቀጥለው ወር አንድ ወይም በሰላሳ ነው። በእኛ በሃያ ስድስት ወር በገባ በሃያ ስድስት በሃያ አምስት ቀን አካባቢ ነው የሚከፈለው። ነገር ግን የተለየ በዚች ቀን የሚል የተለየ ቀን

የቅጥር ሂደት እንዴት ነው? የቅጥር ሂደት ያው መጀመሪያ ክፍት የስራ ማስታወቂያ ነው የሚወጣው ከዛ በኋላ ክፍት የስራ ማስታወቂያ እንደወጣ። ተመዘገብኩ ከዛ በኋላ። ፈተና ተፈተንን ፈተናው የጽሁፍም የቃልም ፈተና ነበረ ሁለ የጽሁፍ ፈተና ካለፍን በኋላ ለቃል ፈተና ቀረብን ከዛ በኋላ የቃል ፈተናውንም አለፍኩ። ከዛ በኋላ የቅጥር ሁኔታ የሚመጣው የህይወት ታሪክ መሙላት ነው። የቅጥር ፎርም የሚባል አለ የህይወት ታሪክ መሙላት ከዛ በኋላ የጡረታ ፎርም መሙላት። እነዚህ ፎቶዎችን አስፈላጊ ፎቶዎችን ትሰጣለህ የትውልድ ዘመን እነዚህን ነገሮች በሙሉ ትሞላለህ። ከዛ በኋላ የቅጥር ፎርም ሞልተን ከጨረስን በኋላ የሚሰጠው የቅጥር ደብዳቤ። ከሰው ሀብት ይጻፋል ማለት ነው። ከዛ በኋላ የቅጥር ደብዳቤ ከሰው ሀብት ከወሰድክ በኋላ መቼ ስራ ገብተህ መጀመር እንዳለብህ ሰው ሀብት ይነግራል። ከዛ በኋላ ገብቶ ስራ መጀመር ነው የሚሆነው ማለት ነው።

በቡድን መስራት ትወዳለህ? በቡድን መስራት እወዳለሁ የቡድን ስራ በጣም ብዙ ነገሮችን ነው የሚያቃልለው። በቡድን ስትሰራ ሀሳብ የተለያዩ ሀሳቦች ይመጣሉ አንድ ላይ ሀሳብ ስጋች ደህና ሀሳብ ይወጣል። እንዲሁ ደግሞ በቡድን ስትሰራ ብዙ በአንድ ሰው ጉልበት የሚከብዱ ነገሮችን በቡድን ስትሆን ቀለል አድርገህ ትሰራዋለህ። ስለዚህ በጉልበት ደረጃም በሀሳብ ደረጃም በቡድን ስትሆን ነገሮችን ታቀለዋለህ ማለት ነው። ስለዚህ የቡድን ስራ በጣም ነው የምወደው።

የአካባቢው ገበያ እንዴት ነው የአካባቢው ገበያ በጣም የሞቀ ገበያ ነው፣ በጣም የሞቀ ገበያ ነው። ብዙ አይነት ነገሮች ይገባሉ። አትክልት ይገባል፣ እህል ይገባል፣ ጥራጥሬ ይገባል፣ ፍራፍሬ ይገባል፣ እንዲሁ ደግሞ የእርድ ከብቶች ይገባሉ። በ በሬ በጣም የደለባ በሬ ይገባል። ፍየል እንዲሁ ደግሞ በግ ይገባል። በጣም ብዙ አይነት ለገበያ የሚሆኑ ነገሮች የሚሸጡ ይቀርባሉ። ስለዚህ በጣም በጣም የሞቀ ገበያ ነው ማለት እችላለው በአካባቢው ያለው ገበያ።

አውንታዊ አስተያየት ተቀብሎ ያውቃሉ። አውንታዊ አስተያየት ብዙ ጊዜ ተቀብዬ አውቃለሁ በተለይ ካከምኳቸው ታማሚዎች ብዙ ጊዜ የምስጋና እንዲሁም ደግሞ እንዲሁ ለማመስገን ብዙ ጊዜ ሲመጡ አውንታዊ አስተያየትም ሲሰጡ በዚሁ ቀጥል ስሉኝም አውቃለሁ። ከአመታት በኋላ ራሱ አጊኝተውኝ ደንግጠው ሰላም ያሉ ያኒኔ ያንተ እንዴት እንደረዳሀኝ ብሎ በጣም የሚያመሰግኑኝ ብዙ ሰዎች አሉ። ስለዚህ ብዙ ጊዜ አንድ ጊዜ ብቻ ሳይሆን በጣም እጅግ በጣም ብዙ ጊዜ አውንታዊ አስተያየቶችን ተቀብዬ አውቃለሁ። አንድ እንደው የማልረሳው። ህክመህ ሚስቴን ስላዳንካት ላንተ እኔ ፊየል አርጄ ካልበላ ብሎ በጣም ያስገደደኝ አንድ ታማሚ አስታማሚ ነበረ እሱን እንደ ምንም አባብዬ አንተ አታርድልኝም ችግር የለውም ብዬ አባብዬው ልኬዋለው።

ኢሜል ትጠቀማለህ? ኢሜል እኔ በጣም ነው እምጠቀመው ኢሜል መጠቀም ከጀመርኩም በጣም ብዙ አመት ሆኖኛል። ኢሜል ለስራ አንዳንድ ክፍት የስራ ቦታዎችም ሲወጡ በእሱ ነው እማመልከተው ማመልከቻ ለማስገባት እንዲሁም ደግሞ ከስራ አሁን ከሚሰራቸው ስራ ሁኔታዎች ጋ ተያይዞ ብዙ ኢሜሎችን እልካለሁ ለእኔም ይላክልኛል። የተለያዩ ደግሞ ትምህርት እድሎችም ሲኖር በእሱ ነው እማመልከተው። ስለዚህ ብዙ ኢሜል ብዙ ጊዜ ነው እሚጠቀመው

ምን አይነት ዳቦ ትወዳለህ? ዳቦ እኔ ምወደው ዳቦ አይነት እኔ የኔ በጣም ሚወደው ዳቦ አይነት ድፎ ዳቦ ነው። ድፎ ዳቦ ደሞ አሁን በተለይ ከተማ ውስጥ እየጠፋ ነው ትክክለኛ ድሮ በጣም ድሮ ከስንዴ የሚሰራው እንዲህ ድፎ ዳቦ በጣም እወዳለው። ከዛ ውጪ ነጭ ዳቦ ከሆነ ለስለስ ያለ ነጭ ዳቦ ነው ወይም በጣም ደረቅ ከሆነ በጣም እወዳለው።

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ወደ መናፈሻ ለመሄድ ብዙ ጊዜ አቅዳለሁ። ነገር ግን በጣም አጋጣሚ ጊዜዎች ላይ ካልሆነ በስተቀር ብዙ አልሄድም። ብዙ አልሄድም። ወደ መናፍሻ አንዳንዴ ደግሞ ከባለቤቴም ከልጆቼም ጋር መሄድ ደስ ይለኛል። አስባለሁ። አቅዳለሁ። ነገር ግን ስራ ላይ ብዙ ትኩረት ስለማደርግ ብዙ ጊዜ አልሄድም። ነገር ግን ወደ መናፈሻዎች መሄድ በጣም ደስ ይለኛል።

ታሪክ መንገር ትወዳለህ? ታሪክ መንገድ እኔ ብዙም አልወድም። ደግሞም የተለየ የማውቀው ታሪክ የማንጋራው ታሪክ የለም። ያው በመጽሐፍት ደረጃ የተማርኩት ታሪክ አለ። ነገር ግን እሱን ታሪክ ብዙም አልወድም ታሪክ መንገርም እኔ በራሴ በግሌ ታሪክ መንገርም ብዙም አልወድም።

ከስራ በኋላ ትሰራለህ ከስራ በኋላ ትሰራለህ የምለው ምናልባት ከሰአት በኋላ ትሰራለህ የምለው ሊሆን ይችላል ለማንኛውም ከስራ በኋል ትሰራለህ ወይ? ከስአት በኋላ ትሰራለሁ በሚለው ሀሳብ ሁለቱም እኔ ስራ እሰራለሁ ስራ በኋላም አንድ ስራ ከሰራሁ በኋላ ሌላ ስራም እሰራለሁ ከሰአት በኋላም ደግሞ ጠዋት ስራ ማውሽፕት ሰርቼ መጥቼ ምሳ በልቼ ከዛ ተመልሼ እንጂ ከሰአት በኋላም ስራ እሰራለሁ ስለዚህ አጸጻፉ ከሰአት በኋላ ስራ ትሰራለህ የምለው ይመስለኛል ሀሳቡ ለማንኛውም እኔ ከስአት በኋላም ስራ እሰራለሁ ከስራ በኋላም ስራ እሰራለሁ።

ዛሬ የመጀመሪያ ምግብህ ምን ነበረ? ዛሬ የመጀመሪያ ምግቤ ጠዋት ላይ ስራ ልገባ ስል የበላሁት በእርግጥ አምባሻ ነው። አርፍጄ ስለተነሳሁ ከእንቅልፌ አምባሻ ተሰርቶ ነበረ። በትኩሱ ትንሽ አምባሻ በላሁና ክኔቶ የተወሰነ እሱ ላይ ጠጣሁ ሻይም አልጠጣሁትም። በጠዋቱ ነው የሄድኩት እና የጠዋት የመጀመሪያ ዛሬ የበላሁት ምግብ አምባሻ ነው።

በዚህ ቅዳሜ እና እሁድ ምን ታደርጋለህ? በዚህ ቅዳሜ እና እሁድ እኔ የማደርገው አንደኛው ነገር ስራ አለኝ ሆስፒታል ተረኛ ነኝ ቅዳሜ እለት ስራ እገባለሁ። ከዛ በኋላ ደግሞ እሁድ እለት ቤተክርስቲያን እገባለሁ። አምልኮ አለኝ ቤተክርስቲያን ገብቼ እዘምራለሁ። ስብከት እሰማለሁ እና ከዛ በኋላ ደግሞ ወደ ከሰአት እሁድ ወደ ከሰአት አካባቢ ከቤተሰቦቼ ጋር ከተማ ወጥቼ ትንሽ መዝናናት እፈልጋለሁ።

ማታ ምን አይነት ድምጽ ትሰማለህ? ማታ የተለየ የምሰማው ድምጽ የለም። አንዳንዴ ሜኖ ቤቴ መኪና መንገድ ዳር ነው። አንዳንዴ መኪና ድምጽ ይሰማል። አልፎ አልፎ ደግሞ ውሻ ይጮሃል ውሻ እኛ ግቢ አለ። ከዛ በተለየ ያው ወደ አ ንጋት አካባቢ ዶሮ ጮሆ ልትሰ ልንሰማ እንችላለን። ከዛ ውጪ ሌላ ድምጽ ብዙም የለም።

ማታ በምን ሰዓት ትመገባለህ? ማታ እኔ የሚመገብበት ሰዓት በብዛት አራት ሰዓት አራት ሰዓት ከምናምን ብዙ ጊዜ አራት ሰዓት እስከ አራት ተኩል ባለው ጊዜ ውስጥ ነው። የሚመገበው ወይም እራቴን የሚበላው። ግን ከዛ በፊትም አንዳንዴ ሶስት ሰዓት አካባቢ ከዛም በፊት ደግሞ የተሰራ ምግብ ካለ ወደ ሁለት ሰዓት አካባቢ ሊሆን ይችላል። ቋሚ የቋሚ የመመገቢያ ሰዓት የለንም። ብዙ ጊዜ ግን ያው አራት ሰዓት አካባቢ ነው የምንበላው እራታችንን።

እሳት ለማንደድ ምን ትጠቀማለህ? እሳት ለማንደድ እኔ ብዙ ጊዜ የሚጠቀመው ክብሬት ነው። ክብሬት እጠቀማለው ከዛ ክብሬት ከጫርኩ በኋላ ከዛ በወረቀት እና በፌስታል ማቀጣጠል ነው። ስለዚህ በዛ እንትን እንደዛ ወረቀት እና ፌስታልን ጨምሬ በማቀጣጠል በክብሪት አንድ ላይ ለኩሳለሁ። ስለዚህ ከዛ በኋላ አነዳለሁ ማለት ነው። ስለዚህ እሳት የማነዳው በዚህ አይነት ነው።

በብዙ ህዝብ መካከል መሆን ይመችሃል ለማለት ተፈልጎ ይመስለኛልፅ ተመቻቸ ተብሎ ነው የተፃፈው። በብዙ ህዝብ መካከል መሆን ይመቸሃል ለማለት ይመስለኛል ተመቻቸው ተብሎ የተጻፈው። እኔ በብዙ ህዝብ መካከል መሆን ብዙም ያን ያህል ኮምፈርት የለኝም። ብዙ ጊዜ እንደዚህ ለሁለት ለሶስት ሆኖ መጫወት ከዛ ውጪም ከዛ ካለፈም ደግሞ ብቻዬን ሆኜ መዝናናት ነው የሚመችኝ። እኔ ብዙ ህዝብ ባለበት ግርግር ወከባ ያለበት ስፍራ ላይ ብዙም ነው የማይመቸኝ አልወድም ብዙም።

ከስራ ባልደረቦችህ ጋር ጥሩ ግንኙነት አለህ? ከስራ ባልደረቦቸ ጋር እኔ እጅግ በጣም ጥሩ ግንኙነት ነው ያለኝ ምክንያቱም በስራ ቦታ ጥሩ ግንኙነት ከሌለ። ስራ ራሱ ነው የሚያስጠላህ። ስለዚህ ከስራ ባልደረቦቼ ጋር እኔ ግንኙነት እጅግ በጣም ጥሩ ነው። እነሱ ስራዬን ይሸፍኑልኛል እኔ ከተቸገርኩ እነሱ ከተቸገሩ እኔ ስራቸውን እሸፍንላቸዋለሁ። ስለዚህ ከስራ ባልደረቦቼ ጋር ያለኝ ጥሩ ግንኙነት ስራው ቀላል እንዲሆንልኝ አርጎኛል ስራውን አቅልሎልኛል። ስለዚህ የስራ ባደረቦቼ ጋር ያለኝ ግኑኝነት ጥሩ ብቻም ሳይሆን እጅግ በጣም ጥሩ ግንኙነት አለ።

የምትወደው ከተማ የት ነው? እኔ የምወደው ከተማ የመጀመሪያ በጣም የምወደው ከተማ ሀዋሳ ነው በመቀጠል በሁለተኛ ደረጃ የምወደው ከተማ አርባ ምንጭ ነው ስለዚህ እኔ የምትወደው ከተማ በጣም የምትወደው ከተማ የት ነው? ካላችሁ እኔ በጣም የምወደው ከተማ ሀዋሳ ነው በመቀጠል አርባ ምንጭ የምኖርበትን ከተማ እወዳለሁ

ከደንበኞች ጋር ትሰራለህ? ከደንበኞች ጋር መስራት በእርግጥ እኔ ያው እኔ የምሰራበት መንግስታዊ ተቋም ነው የተለየ የንግድ ድርጅት ስላልሆነ ከደንበኞች ጋር የተለየ ቁርኝት የለኝም። ነገር ግን ያው እኔ ባለሁበት የስራ ቦታ ላይ የሚመጡ ደንበኞችን አክብሬ ነው የሚዛቸው ብዙ ጊዜ ይወዱኛል ያደንቁኛልም። የምሰራውን ስራ ለዛም ወድጄ ነው የምሰራው። ምክንያቱም ደንበኞቼ ያንተ ንጉስ ናቸው ደንበኛ ንጉስ ነው ይላል። የኢትዮጵያ ሰው እና በጣም ደንበኞችን በጣም ነው የማከብራቸው። እነሱም ደግሞ በጣም እንደዛው ያከብሩኛል በጣም ነው ደንበኞቼ ጋር አብሬ የምሰራው።

ምን አዲስ ነገር መማር ትፈልጋለህ? እኔ አዲስ ነገር መማር የምፈልገው በተለይ አሁን ያለኝ ትምህርትን ቢችል ወደ ማስተርስ ፐብሊክህልዝ ማስተርስ ብማር በጣም ደስ ይለኛል። ሌላ መማር የሚፈልገው ነገር። ኮምፒውተር ኮምፒውተር አዳዲስ ስኪሎችን ኮምፒውተር ብማር በጣም ደስ ይለኛል። ሌላ ደግሞ ተጨማሪ ዘመናዊ ለየት ያሉ ቴክኖሎጂዎችን አሁን ከአርቶፊሻል ኢንተለጀንስ ጋር ሰው ሰራሽ አስተውሎ ጋር በተገናኘ ብማር አዳዲስ ነገሮችን ብማር በጣም ደስ ይለኛል።

ስለ ልጅነቴ የመኖሪያ ቤት ንገረኝ? ልጅነት በልጅነቴ የኖርኩበት መኖሪያ ቤት ትንሽ ትንሽ ጎጆ ቤት ነች። ዝናብ ሲመጣ እሚያፈስ ፀሀይንም ማስተላለፍ እሚችል ትንሽ ከበድ ያለ መኖሪያ ቤት ነው የኖርኩት እኔ የኖርኩት። በልጅነት ያደግኩበት ቤት ትንሽ ከበድ ያለ ነው ወይ በርግጥ አሁን ወደኋላ ሆኜ ሳስበው በጣም የሚከብድ። እና ዝናብን የሚያፈስ ማታ መተኛት በጣም አስቸጋሪ የሚሆንበት አይነት ቤት ውስጥ ነው ልጅነቴን ያሳለፍኩት እና። ሌላ ቤት ውስጥ ነበረ እሚኖረው እኔና ታናሾቼ እንዲሁም ታላቅ እህቴ አብረን ነበረ አንድ ቤት ውስጥ እምንኖረው ልጆች ብቻ ነበርን ማንም ከእኛ ጋ እናታችን ህፃን እያለን ነው የሞተችው። ስለዚህ በልጅነቴ ያደግኩበት ቤት እጅግ በጣም ደሳሳ ጎጆ የሆነ። ዝናብ እሚያስተላልፍ ፀሀይ እሚያስተላልፍ ሁሉም ነገር የችግርና የመከራ አይነት እያየን ነው ያደግነው። ስለዚህ ከባድ ነበረ። በልጅነቴ ያደግኩ ያሳለፍኩ ያደግኩበት የልጅነት መኖሪያ ቤት

የመጠጥ ውሃን ከየት ታገኛለህ? የመጠጥ ውሃ አሁን እኛ ግቢ አለ። የመጠጥ ውሃ ከቧንቧ ነው የማገኘው። የመጠጥ ውሃ ቧንቧ እኛ ግቢ አለን። ስለዚህ ቧንቧ ብዙም አያስቸግረንም። አሁን ባለው ሁኔታ ይመጣል። በሳምንት አንድ ቀን ምናምን ቢጠፋ ነው። ያም ደግሞ ቀን ሙሉ አይጠፋም ቀን ከጠፋም ማታ ይመጣል ወይም ማታ ከጠፋ ቀን ይመጣል ስለዚህ የመጠጥ ውሃ ከቧንቧ ነው የምንጠቀመው።

ቡና መፍጨት ታውቃለህ ቡና መፍጨት ሳይሆን አሁን ቡና መውቀጥ ነው ቤት ውስጥ ቡና ይወቀጣል እንጂ አይፈጭም ልክ በማሽን ሊፈጭ ይችላል። በርግጥ ቡና የሚፈጩ ማሽኖች አሉ አሁን በቴክኖሎጂ የመጡ ነገር ግን እኛ በእኛ በባህላዊ የምንጠቀመው ምንድነው? መውቀጥ ቡና በመውቀጫው ተደርጎ ይወቀጣል። ብዙ ጊዜ አሁን አሁን ራሱ በእኛ እኛ የምንጠቀመው አሁን እኛ አካባቢ የምንጠቀመው ቡና ይወቀጣል እንወቅጠዋለን በሙቀጫ ከተቆላ በኋላ በደንብ ደቆ ይወቀጥና ከዛ በኋላ ነው ቡና የሚሆነው። ስለዚህ ይወቀጣል መፍጨትም በርግጥ ማሽኑ ያላቸው ሰዎች ይፈጫሉ። እኔ ፈጭጨው አውቃለሁ በማሽኑም ፈጭጨው አውቃለሁ እንግዲህ ያርገኝ ብዙ ጊዜ ጣዕሙ የሚወቀጠው ይሻላል።